የምትወደው ፍራፍሬ ምንድነው ሰዎች ሲጠየቁ የምትወደው ፍራፍሬ ምንድነው ሲባል ብዙ ሰዎች ይህንን ጥያቄ ቀላል እንደሆነ አድርገው ይመለከታሉ። ነገር ግን ጥያቄ ከቀላልነቱ በላይ ወደ ሰው ህይወት እና ወደ ልምድ ወደ ህፃንነት ትዝታ ወደ ባህልና ወደ ጤና ይወስዳል። ፍራፍሬ ብቻ አይደለም የምንበላው። በእያንዳንዱ ፍራፍሬ ውስጥ ትልቅ ታሪክ፣ ስሜት፣ ልምድ እና የህይወት ጉዞ አለ። ከሁሉም ፍራፍሬዎች መካከል እኔ በጣም የምወደው እንግዲህ ሙዝ ነው። ሙዝ በጣም ቀላል ነው በማንኛውም ቦታ ሊገኝ ይችላል። እንዲሁም ለመብላት ቀላል ነው ለጤናም እጅግ ጠቃሚ ነው። ነገር ግን ግን የሙዝ ፍቅሬ በጣም የቀረበ ነው ከልጅነቴ ጀምሮ ያለ ፍቅር ነው። በህፃንነቴ ጊዜ ሙዝ ማግኘት በአንዳንድ ጊዜ ቀላል አልነበረም። በቤታችን ሙዝ ሲገባ ሁሉም ልጆች በደስታ እንጠብቀው ነበር። እናቴ ሙዝን በጥንቃቄ ትከፍለው ነበር። ሁሉም እኩል እንዲያገኝ እና ያ ጊዜ ለኔ ብቻ ሳይሆን ለቤተሰብ ደስታ የሚወክል ሆኖ ተሰምቶኛል። ሙዝ ለጤና ያለው ጥቅም ብዙ ነው። በውስጡ ፖለት፣ ፖታሲዬም፣ ቫይታሚን ቢሲክስ፣ ፋይበር እና ሌሎች አስፈላጊ ንጥረ ነገሮች ምግቦች አሉ። እንዲሁም እነዚህ ሁሉ ሰውነታችንን ያጠናክራሉ፣ ይጠብቃሉ፣ ኃይላችንን ያስድሳሉ። ሙዝ በተለይ ለተማሪዎች ለስራ ለሰራ ሰዎች እና ለስፖርተኞች እጅግ ጠቃሚ ነው። ማለት እንችላለን። እኔ ሙዝን እንግዲህ በተለያዩ መንገዶች መብላት እወዳለሁ። አንዳንዴ ብቻውን እበላዋለሁ። አንዳንዴ ከወተት ጋር ቀላቅለዋለሁ፣ አንዳንዴ በጭማቂ ውስጥ እጨምረዋለሁ ሁሉንም ጊዜ በሁሉም አይነት ጠፋጭ ስለሚሆን አይሰለችም ለማለት ነው። ከሙዝ በተጨማሪ ሌሎች ፍራፍሬዎች እወዳለሁ። አፕል፣ ብርቱካን፣ ማንጎ፣ ፓፓያ፣ አናናስ ሁሉም የየራሳቸው ጣዕም እና ጥቅም ስላላቸው ነገር ግን ሙዝ ሁል ጊዜ በልቤ ውስጥ የመጀመሪያውን ቦታ ይይዛል ለማለት እወዳለሁ። ፍራፍሬ መብላት እንግዲህ በሰው ልጆች ህይወት ውስጥ ትልቅ ሚና አለው። ፍራፍሬ የተፈጥሮ ስጦታ ነው። ያለ ኬሚካል፣ ያለ ጉዳት የቀን ምግባችንን አካል መሆን አለበት። ምክንያቱም ብዙ ሰዎች ፍራፍሬን ይዘነጋሉ። ፈጣሪ ምግብን ይመርጣሉ። ፈጣን ምግብን ነገር ግን ለጤናችን ዋጋ አለው። ፍራፍሬም የዚህ የጤና መሰረት ነው። በአጠቃላይ እንግዲህ ስንመለከት የምንወደው ፍራፍሬ ምንድነው? ለሚለው ጥያቄ ስለ ጣዕም ብቻ አይደለም። ስለ ልጅነት፣ ስለ ትዝታ፣ ስለ ጤና፣ ስለ ህይወት ነው። ለእኔ ሙዝ ደስታን ይዘው ያስታውሰኛል። ሀይል ይሰጠኛል ጤናን ያበረክትልኛል። ስለዚህ የመወዳደር ጥያቄ ከመጣ በእርግጥም እላለሁ የምወደው ፍራፍሬ ሙዝ ነው ለማለት ያስችላል ማለት ነው። ስለዚህ ሙዝ ብዙ ጥቅሞች እንዳሉት ሁሉ ሌሎችም ፍራፍሬዎች እንዳሉት ሁሉ ከዚህ በተጨማሪ ግን ካለን ቅርርብነት ትውስታ ከህፃንነት ጀምሮ ስንጠቀም ከነበረው አንፃር ካየነው ነው እንግዲህ አንድን ፍራፍሬ ይሄ ከሌሎቹ ይበልጡብኛል ብለን ልንወስንና ልንወደው ወይም ልናስበልጠው የምንችለው ማለት ነው። ስለዚህ ሁል ጊዜ እንደዛ በሚሆንበት ሰዓት ለመምረጥ ግድ ከሆነብን በህፃንነታችን ጊዜ የበላነውን እና ጣፍጦን የተመገብነውን ምግብ በማስታወስ ለእሱ የአደላ ዝንባሌ ሊኖረን ይችላል ማለት ነው። አመሰግናለሁ!

የቅጥር ሂደት እንዴት ነው። ለሚለው ጥያቄ እንግዲህ የሚከተለውን መልስ ለመስጠት እፈልጋለሁ። ይሄም እንግዲህ በማንኛውም ድርጅት ወይም ተቋም ወይም መንግስታዊ መስሪያ ቤት ውስጥ እጅግ አስፈላጊና መሰረታዊ ሂደት ነው። ምንድነው የቅጥር ሂደት ማለት ነው ስለዚህ ቅጥር ማለት ተገቢ ሰውን ለተገቢ ስራ መምረጥና መቅጠር ማለት ነው። ይህ ሂደት በቀላሉ የሚታየን ቢመስልም በውስጡ ብዙ ደረጃዎች ብዙ መመሪያዎች እና ብዙ መሳሪያዎች ያካትታል። ትክክለኛ የቅጥር ሂደት ካልተከተለ ድርጅቱ የተሳሳተ ሰው ሲቀጥር ይችላል ይህም በኋላ ችግር ሊያመጣበት ይችላል። በመጀመሪያ ደረጃ የቅጥር ሂደት የሚጀመረው ከሰው ሀይል ፍላጎት መለየት ነው ድርጅት ወይም ተቋም አዲስ ሰራተኛ እንዲሁም ለምን እንደሚያስፈልግ መጀመሪያ ማረጋገጥ አለበት ሰራተኛ ለተለያዩ ምክንያቶች ሊፈለግ ይችላል። የቀድሞ ሰራተኛ መልቀቅ የድርጅቱ መስፋፋት እንዲሁም አዲስ ፕሮጀክት መጀመር የስራ ጫና መጨመር ወይም እነዚህ እነዚህን የመሳሰሉ ምክንያት ሊሆኑ ይችላሉ። ይህ ፍላጎት በግልጽ ሁኔታ ካልተለየ የቅጥር ሂደቱ ከመጀመሪያው የተበላሸ ሆኖ ሊጀምር ይችላል። ስለዚህ ከዚህ በኋላ የሚከተለው የስራ መግለጫ እና የስራ መስፈርት መዘጋጀት ማዘጋጀት ነው እንግዲህ የስራ መግለጫ ማለት ሰራተኛውን ምን አይነት ስራ እንደሚሰራ ምን ሀላፊነቶች እንዳሉት ለማን እንደሚገዛ ና በየቀኑ ምን እንደሚያከናውን መግለጽ ነው። የስራ መስፈርት ደግሞ ሰውየው መኖር ያለበትን ትምህርት ልምድ ክህሎት ችሎታ እና የግል ባህሪ ይገልጻል። እነዚ ሁሉ በግልጽ ካልተፃፉ ተገቢ እጩዎች ላይ መድረስ አይቻልም ማለት ነው። ቀጣዩ ደረጃ የስራ ማስታወቂያ ማውጣት ነው። ድርጅቶች የስራ ክፍት የስራ ክፍት ቦታቸውን በተለያዩ መንገዶች ሊያስተዋውቁ ይችላሉ። በጋዜጣ በሬዲዮ በቴሌቪዥን በድረ ገጽ በማህበራዊ ሚዲያ ወይም በውስጥ ማስታወቂያ መንገድ ሊሆን ይችላል የማስታወቂያው አላማ ብዙ ተመረጭ ጽሁፎችን መሳብ ነው። ማስታወቂያው ግልጽ አጭር እና ማስረጃ ላይ የተመሰረተ መሆን አለበት። ከማስታወቂያው በኋላ እንግዲህ ቀጣዩ ጊዜ የሚሆነው የማመልከቻ መቀበል መጀመር ነው። እንግዲህ እጩዎች የትምህርት ማስረጃቸውን የስራ ልምዳቸውን የህይወት ታሪካቸውን እና የማመልከቻ ደብዳቤ አንድ ላይ አያይዘው ያቀርባሉ። በዚህ ደረጃ ሰዎች ይመዘገባሉ። ነገር ግን ሁሉም ተገቢ አይሆንም። ስለዚህ ማመልከቻዎችን በጥንቃቄ መመርመር ያስፈልጋል ማለት ነው። ይህንን በመከተል የመጀመሪያ ምርመራ ይካሄዳል። በዚህ ደረጃ የስራ መስፈርቱን የሚያሟሉ እጩዎች ይለያያሉ የ ይለያሉ ለምሳሌ የሚፈለገው የትምህርት ደረጃ የሌላቸው የስራ ልምድ ያልተሟላላቸው ወይም ደግሞ መስፈርቱን የማይመለከቱ እጩዎች በዚህ ከዚህ ደረጃ ላይ ይወድቃሉ ወይም ይቀራሉ ይህ ሂደት ጊዜንና ወጪን ይቆጥብልናል ማለት ነው። ከዛ በኋላ ፈተና ይከተላል። ፈተናው በተለያየ መልኩ ሊሆን ይችላል። የጽሁፍ ፈተና የተግባር ፈተና፣ የክህሎት ፈተና፣ ወይም የኮምፒውተር ፈተና ሊሆን ይችላል። የፈተናው አላማ እጩ በእውነት ስራውን መስራት እንደሚችል ማረጋገጥ ነው። የፈተና ውጤት በቅጥር ውሳኔ ላይ ትልቅ ተጽዕኖ አለው። ስለዚህ ፈተናውን ካለፈው ወዲያ ወደ ቃለ መጠይቅ ይካሄዳል። ከዛም ከቃለ መጠየቁ ከተላለፈ በኋላ የማጣ

ሩዝ ትወዳለህ ወይ? የሚል ነው እንግዲህ ለዚህ ጥያቄ ብዙ ነገሮችን ልንል እንችላለን። እንደ መግቢያ ለምሳሌ ሩዝ ትወዳለህ ስንል መጀመሪያ ከምን አንፃር ልናየው እንችላለን በተለይ ብዙ ትርጉም ልንሰጠው እንችላለን ምግብ ማለት ብቻ ሳይሆን ባህል ልምድ ኢኮኖሚ ጤና የህይወት መንገድ አድርገንም ልንገልጸው እንችላለን ማለት ነው። ስለዚህ ሩዝ ትወዳለህ ብለን ስንጠይቅ በእውነቱ ስለ ሰው ህይወት እና የአንድ ክፍል ትልቅ ነገር እየተናገርን ነው ብለን ልንወስድ እንችላለን። ሩዝ እንግዲህ በአለም ላይ በጣም የተስፋፋ ምግብ ነው። በእስያ በአፍሪካ በአውሮፓ እና በአሜሪካ በብዙ ሀገራት የእለት እለት ምግብ ሆኗል። አንዳንድ ሰዎች ሩዝን በቀላሉ ይወዳሉ። እንዲሁም ደግሞ አንዳንዶች ደግሞ ከሌሎች ምግቦች ጋር አብረው ብቻ መመገብን ሊመርጡ ይችላሉ ማለት ነው። ስለዚህ በዚህ ውስጥ እንግዲህ ሩዝን ከብዙ አካላት ጋር እንመለከታለን። ከግል ምርጫ ጀምሮ እስከ ባህላዊ ጤናዊ እና ኢኮኖሚያዊ አስፈላጊነቱ ጭምር ማለት ነው። ስለዚህ አሁን ከግል ምርጫ ጋር ብንወስደው ሩዝ መውደድ ወይም አለመውደድ እንግዲህ በግል ልምድ ላይ የተመሰረተ ነው ማለት እንችላለን። አንዳንድ ጊዜ ሰዎች ከልጅነታቸው ጀምሮ በቤታቸው ውስጥ ብዙ ሩዝ ብዙ ጊዜ ስለሚበላ ሊወዱት ይችላሉ። ወይም ለእነሱ ሩዝ ማለት ቤት ቤተሰብ እንዲሁም ሞቅ ያለ ምግብ ማለት ሊሆን ይችላል። ሌላው ደግሞ ሌሎች ግን ሩዝ ከሌሎች ምግቦች ጋር ሲቀላቀል ብቻ ሊሆን ይችላል ሊመርጡ የሚችሉት። ስለዚህ ምግብ ምርጫ እንደመሆኑ መጠን ከሰው ስሜት ጋር በጣም የተያያዘ ነው ማለት እንችላለን። አንዳንድ ሰዎች ሩዝን ሊበሉ የማረፊያ ስሜት የማረፍ ስሜት ሊያገኙ ይችላሉ አንዳንዶች ደግሞ እንደ ቀላል ምግብ ብቻ ሊመለከቱትም ይችላሉ። ይሄ የሚያሳየው እንግዲህ ምግብ ማለት በአፍ ብቻ የሚበላ ነገር አይደለም። ከልብና ከአእምሮ ውስጥም የሚኖር ትውስታንም የያዘ ነገር እንደሆነ ልንረዳ እንችላለን ማለት ነው። ከባህል አንፃር ካየነው ደግሞ ሩዝ በብዙ ሀገራት ባህላዊ ምግብ ነው በእስያዊ ሀገራት ሩዝ ያለ ምግብ እንደ ሩዝ ያለ ምግብ መመገብ እንግዲህ እንደ ሙሉ ምግብ አይቆጠርም። በአንዳንድ ባህሎች ደግሞ ሩዝ የህይወት የብዛትና የበረከት ምልክት ተደርጎም የሚወሰድበት ጊዜ አለ። በሰርግ በበዓል እና በልዩ ልዩ ዝግጅቶች ላይ መገኘቱ እጅግ የተለመደ ነገር ነው። ማለት ነው እና በአፍሪካም እንግዲህ ስናየው ሩዝ በብዙ አካባቢዎች ዋና ምግብ ነው። በአንዳንድ ሀገራት ሩዝ ከስጋ ከአትክልት ወይም ከቅመም ጋር በመቀላቀል ይበላል። ይሄ የሚያሳየው ሩዝ በራሱ ብቻ ሳይሆን ከሌሎች ምግቦች ጋርም በመዋሃድ የባህል ክፍል ሆኖ በብዙዎች ዘንድ ተወዳጅነትን ሊያተርፍ የቻለ ምግብ መሆኑን መረዳት እንችላለን ማለት ነው። ሌላው እንግዲህ ከጤና አንፃር ካየነው ከጤና አንፃር ስንመለከት ብዙ ነገሮች አሉ። ነጭ ሩዝ እና ብሩክ ሩዝ መካከል ልዩነት አለ። እንደሚታወቀው ይሄ ቡናማ ወይም ደግሞ ነጭ ያልሆነው ሩዝ እንግዲህ በፋይበር እና በንጥረ ምግቦች የበለፀገ እንደሆነ ይታመናል። ነጭ ሩዝ ደግሞ ለፍጥነት ሃይሌ በፍጥነት እንግዲህ ሀይል ይሰጣል ተብሎ የሚታመን ነው። ስለዚህ ሰዎች እንደ የጤና ሁኔታቸው ሩዙን መርጠው ሊመገቡ ይችላሉ ማለት ነው። ሩዝ በትክክል እንግዲህ ካልተመገበን ችግር ሊያመጣ ይችላል ከመጠን በላይ መመገብም እንደዛው የሰውነት ክብደትን ሊጨምር ይችላል። ነገር ግን በመጠንና ከተለያዩ ምግቦች ጋር አዋህዶ ከተበላ ግን ጤናማ ምግብ ሊሆን ይችላል ብለን ልናስብ እንችላለን። ሌላው ከኢኮኖሚ አንፃር ካየነው በአለም ኢኮኖሚ ውስጥ እንግዲ ትልቅ ሚና ያለው ሚሊየኖች ሰዎች በሩዝ ምርት በመሸጥ በማጓጓዝ እንዲሁም ደግሞ በመስራት ሊተዳደሩ ይችላሉ ወይም ደግሞ በአለም ላይ እንደዚህ እነኚህን ስራዎች በመስራት እየተዳደሩ ያሉ ሰዎች አሉ። እንግዲህ ሀገራት ሩዝ ዋና የገቢ ምንጫቸው ሆኖ

"አዎንታዊ አስተያየት ተቀብለህ ታውቃለህ?" የሚል ነው እንግዲህ ለዚህ ጥያቄ መልስ ስንሰጥ እንግዲህ ከብዙ መንገዶች አይተነው መልሱን መስጠት እንችላለን። በጥልቀት ከተመለከትነው እንግዲህ ብዙ ነገሮችን እንዲነግረን ወይም ደግሞ ማገናኘት እንችላለን። ከአእምሮ እድገት፣ ከማህበራዊ ግንኙነት፣ ከራስ እምነት እና ምልከታ ለራስ የምንሰጠው ደረጃ፣ አዎንታዊ አስተያየታችን፣ እና ሌሎች በተግባር ምን ሰዎች ምን አስተያየት ሲሰጡ ምን ችግሮች ይከሰታሉ ወይም ይታያሉ ብለን በሰፊው አብራርተን ልንመልስ እንችላለን ማለት ነው። እንግዲህ በዛሬው ዘመን ሰዎች በትምህርት፣ በስራ፣ በቤተሰብ እና በ በማህበረሰብ ውስጥ በቀጣይነት አስተያየት ይቀርባሉ። እንግዲህ እነዚህ አስተያየቶች አንዳንድ ጊዜ አሉታዊ ሊሆኑ ይችላሉ፤ አንዳንድ ጊዜ ደግሞ አዎንታዊ ሊሆኑ ይችላሉ። አሉታዊ አስተያየት በቀጥታ የሚያሳዝን ነገር ከሆነ ብዙ ጊዜ ትኩረታችንን እንትን ይላል ይወስዳል፤ ነገር ግን አዎንታዊ አስተያየት አንዳንድ ጊዜ በቀላሉ እንዳያልፍ እናደ ልናደርግ እንችላለን። ይሄ ግን ለ ራሳችንን እና እድገታችንን እንዳንገነዘብ ሊያደርገን ይችላል። ምክንያቱም ሁል ጊዜ አዎንታዊ አስተያየት ብቻ እየተቀበልን የምንፈልግ ከሆነ ለማደግ እና ራሳችንን ለማስተካከል እድል ላይሰጠን ይችላል ብለን ልንወስድ እንችላለን። እንግዲህ አዎንታዊ አስተያየት ምንድነው? ብለን እንኳን ብንነሳ አዎንታዊ አስተያየት ማለት አንድ ሰው በሰራው ነገር በባህሪው፣ በችሎታው ወይም በሞ በተሞክሮ ላይ የሚሰጥ የማበረታቻና የማበርታት አይነት ንግግር ነው። ይህ አስተያየት እንግዲህ ጥሩ ሰራህ ወይም ደግሞ በጣም ትችላለህ ወይም የተሻለ ነው አንተ ጥሩ ነህ ይህ መንገድ ጥሩ ነው ቀጥልበት ያሉ የመሳሰሉ ቃላትን ሊያካትት ይችላል ማለት ነው። አዎንታዊ አስተያየት ሰውን ለማበረታታት፣ ለመንቀሳቀስና ለመቀጠል እንዲበረታ ለማድረግ በጣም ጠቃሚ ነገር ነው ማለት ነው፤ ነገር ግን አዎንታዊ አስተያየት ማለት ብቻ ማመስገን ብቻ አይደለም፣ እውነተኛ አዎንታዊ አስተያየት እንግዲህ የሰውን ጥረት የሚያሳይ፣ የሂደቱን አስፈላጊነት የሚገነዘብና ለወደፊቱ ለማሻሻል አቅጣጫ የሚያሳይ መሆን አለበት እንጂ ዝም ብሎ ጥሩ ነገር ብቻ መናገር አዎንታዊ አስተያየት ነው ብለን ወይም ሊያሰኝ አይችልም ማለት ነው። ስለዚህ ከዚህ በተጨማሪ እንግዲህ ሌላው ማየት ያለብን ስለ አዎንታዊ አስተያየትም ሊሆን ይችላል። ይሄንን ደግሞ ስናስብ አዎንታዊ አስተያየት ሲሰጠን በቀላሉ አመሰግናለሁ ማለት ብቻ በቂ ነው። ምክንያቱም ምንም ወደ ላይ ለ ራሳችንን ማየት እና መስቀል አያስፈልግም የሰውን የሰጠውን አስተያየት በክብር መቀበል ራስን ማክበር ነው ብለን ልንወስድ እንችላለን። በተጨማሪም እንግዲህ ሌላው አሉታዊ አስተያየቶች ሊሆኑ ይችላሉ። አሉታዊ አስተያየት እንግዲህ በመጥፎ ሁኔታ ወይም ደግሞ ነቀፌታን ስናስተናግድ የምንመለከተው ነገር ነው። በዚህ ጊዜም ልክ እንደ አዎንታዊው ሁሉ አሉታዊም ሲሆን በጥሩ መንገድ ካለው ጥሩ መንገዱን መውሰድ፤ የሚጎዳ አስተያየት ከሆነ ደግሞ አለመቀበል ወደ ውስጣችን አለማስገባት እና ነገር ግን አስተያየት የሰጠውን አካል በአክብሮት ክብሩን ሳንነካ ተቀብለን አመስግነን መሸኘት ከእኛ የሚጠበቅ ግዴታ ነው ማለት ይቻላል። ምክንያቱም ይህንን አስተያየቶች የመቀበል ችሎታ ካላዳበርን ወደ ግጭት ውስጥ ልንገባ እንችላለን፤ እንዲሁም በስራችንም፣ በትምህርታችንም፣ በያዝነው ነገር ሁሉ የተሻለ ውጤት ላይ ለመድረስ እንቅፋት ይሆንብናል ማለት ነው። ስለዚህ ሁል ጊዜ ማየት ያለብን ጥሩ አስተያየት እንዳለ ሁሉ መጥፎም አስተያየት አለ ብለን በመውሰድ ለሁለቱም ዝግጁ ሆነን በመቅረብ ነገሮችን ማስኬድ ይኖርብናል ማለት ነው። በዚህም ጥሩ ውጤታማ እና በራስ መተማመናችንን እያዳበርን ልንሄድ እንችላለን ማለት ነው። ስለዚህ ሁ

የቀረ ምግብ ትበላለህ ወይ ለሚለው ጥያቄ እንግዲህ አልበላም ነው ሚባለው ምክንያቱም። የተረፈ ምግብ መብላት ከጥቅሙ ይልቅ ጉዳቱ ያመዝናል የሚል አስተሳሰብ አለኝ እንግዲህ። ሌላው ነገር እንግዲህ በጥልቀት ስንመረምረው ይህ ጥያቄ እንግዲህ ከምግብ ጣዕም በላይ የሚሄድ ትርጉም ሊኖረው ይችላል። የቀረ ምግብ መብላት ከቤተሰብ ከባህል ከኢኮኖሚያዊ ሁኔታ ከንጽህና እውቀት ከምግብ ብክነት እና ከሰው አመለካከት ጋር ቀጥታ ተያያዥነት ያለው ጉዳይ ነው። ስለዚህ ይህን ጥያቄ መመለስ ማለት ለህይወታችን መንገድ ሙሉ ለሙሉ ልንናገር እንችላለን ማለት ነው። በግል አመለካከቴ እንግዲህ የቀረ ምግብ መብላት ከሆነ የሚጀምረው ከህፃንነት ነው። ብዙዎቻችን በቤተሰብ ውስጥ ምግብ አይጣልም የሚል ትምህርት ተሰቶናል ስለዚህ ይህ አስተምሮ እንግዲህ የሚያስተላልፈው መልክት ግልጽ ነው። ምግብ ለማግኘት ሚደረገው ጥረት ከባድ ስለሆነ ቀሪውን የቀረውን ምግብ መናቅ ወይም መጣል አግባብነት የለውም። ስለዚህ ይሄ አመለካከት በተለይ ለኢትዮጵያውያን ያለው ባህላዊ እሴትን ሊያንፀባርቅ ይችላል። እንግዲህ የቀረ ምግብ መብላት ከኢኮኖሚ አንፃር በጣም አስፈላጊ ወይም ጠቃሚ ነው ብለን ልንወስደው እንችላለን። ብዙ ጊዜ ቤተሰቦች ውስን ገቢ ካላቸው ስለዚህ የተዘጋጀ ምግብ መጣል በቀጥታ የገንዘብ ብክነት ሆኖ ስለሚቆጠር ምግቡን አስቀምጦ ለሌላ ጊዜ እንዲበላ ወይም ደግሞ ጥቅም ላይ እንዲወል ይደረጋል ማለት ነው። ስለዚህ ገንዘቡን በአስተዋይነት መጠቀምን ሊያስተምር ይችላል ብለን ልናስብ እንችላለን። እንግዲህ ዛሬ የቀረውን ምግብ ስንበላ ነገ ለሌላ ነገር መጠቀም የምንችለውን ገንዘብ እንቆጥባለን እንደማለት ነው። ማህበራዊ አንፃር እንግዲህ ምግብ መብላት ከእርስ እርስ መከባበር ጋርም የተያዘ ነው። እንግዲህ ብዙ ቤተሰቦች ውስጥ ምግብ የተዘጋጀው ለሁሉም የሚዘጋጀው ለሁሉም ነው ስለዚህ አንዱ ብቻ ተመርጦ ሌላው እንዲጣል አይደለም ስለዚህ የቀረ ምግብ መብላት የጋራነትን መንፈስ ያጠናክራል ሰዎችን እርስ በእርስ ያቀራርባል። በዛ ላይ አንድ ቤተሰብ ምግቡን አብሮ ሲካፈልና ሲበላ የ ቀሪ የመሆን እድሉ ዝቅተኛ ነው። በዛ ላይ ደግሞ በፍቅርና በመተማመን ላይ የተመሰረተ ግንኙነትን ሊፈጥር ይችላል ማለት ነው። ነገር ግን ምግብ መብላት የቀረ ምግብ መብላት ከንጽህና እና ከጤና ጋር ከተያያዘ ግን ጥንቃቄ ይፈልጋል ማለት ነው። ሁሉም ምግቦች በጊዜው መበላት የቀረ ምግብ ከሆነ በየ ሁሌ መብላት አይገባም ምክንያቱም ምግቡ እንዴት እንደተቀመጠ ምን ያህል ጊዜ እንደቆየና የአየር ሁኔታው እንዴት እንደነበር መታወቅ አለበት። በሞቃት አካባቢ የቀረ ምግብ በፍጥነት የመበላሸት እድሉ ከፍተኛ ነው። ስለዚህ የተበላሸ ሊሆን ስለሚችል ይህም ለጤና አደጋ ሊያመጣብን ስለሚችል ስለዚህ የቀረ ምግብ መብላት ከመቆጠብና ከገንዘብ ጋር ካለው ግንኙነት ውጪ ከጤናም ጋር አስፈልግ በጣም ትልቅ የሆነ ግንኙነት ስላለው እሱን አስበን መንቀሳቀስ ይኖርብናል ማለት ነው። ሌላው እንግዲህ በዘመናዊው አለም የምግብ ብክነት ትልቅ ችግር ሊሆን ሲሆን ይስተዋላል። በየቀኑ ብዙ ቶን ምግብ እንግዲህ ይጣላል በአለማችን በሌላ በኩል ደግሞ ብዙ ሰዎች ምግብ ለማግኘት ተቸግረው የረሃብ ውስጥ ሲሆኑ እናያለን። ይህ እንግዲህ ተቃርኖ የሰው ልብን በጣም ያሳምማል። ይሄ የቀረ ምግብ መብላት በግል ደረጃ መጥፎ ወይም ደግሞ ችግር ያለው ባይመስልም በአጠቃላይ ግን እንደ አለም እና እንደ ሀገር ስናየው የምግብ ብክነትን መቀነስ አስፈላጊ ጉዳይ ሆኖ ልናየው እንችላለን። እያንዳንዱ ሰው በራሱ ደረጃ ከተጠናቀቀ ምግብ በአግባቡ ቢጠቀም ብዙ ችግሮችን የምግብ ብክነትን ሊቀንስ ይችላል ብለን ማሰብ እንችላለን ማለት ነው። የምግብ የቀረ ምግብ መብላት እንግዲህ እንዲሁም የምስጋና መንፈስን ያሳያል። ምግብ ለማዘጋጀት የተደረገውን ጥረት ሲያስቡ ሰዎች ምግቡን ለማስቀረት እና ለመጣል አይደፍሩም። ስለዚህ እርሻ የሰራውን የተዘጋጀውን ያቀረበውን ሰው ሁሉ በማክበር ምግቡን በአግባቡ ለመጠቀም መሞከር አስፈላጊ ነው። ማለት እንችላለን ስለዚህ ይህ አመለካከት ሰውን